ሰላም ሁለተኛው ጥያቄ ቀጣዩ ጥያቄያችን ምን ይላል ለስራ ትጓዛለህ ወይ? ይላል ብዙ ጊዜ ለስራ እጓዛለሁ ወደ የተለያዩ የኢትዮጵያ ሀገራት ወይም የኢትዮጵያ ከተሞች እጓዛለሁ ስፔሻሊ በተለይ ደግሞ ወደ በጋ አካባቢ ከመስከረም እስከ ሰኔ ባለው ወራት ውስጥ ብዙ ጊዜ እጓዛለሁ

ሰላም በሁለተኛው ጥያቄ ተገናኝተናል በስልክ ገንዘብ ትልካለህ ወይ ይላል አዎ እልካለሁ ምክንያቱም የኢትዮጵያ ባንኮች በሙሉ በሚባል ደረጃ የሞባይል ባንኪንግ ይጠቀማሉ ስለዛ የኢትዮጵያ ባንኮች ስልካቸውን በስልካችን ገንዘብ መላላክ ስለሚፈቅዱ ብዙ ጊዜ ስልኬን ተጠቅሜ ገንዘብ አስተላልፋለሁ ለቤተሰብ ለጓደኞቼ ለቤተሰብ ለአዝማድ ከስልኬን በመጠቀም ብዙ ጊዜ ገንዘብ እልካለሁ። ስለዛ በስልኬ የሞባይል ባንኪንግ እየተጠቀምኩ ገንዘብ አስተላልፋለሁ ማለት ነው።

ሰላም አስረኛው ጥያቄያችን ሽቶ ትጠቀማለህ ወይ? ይላል በእውነቱ ሽቶ ብዙ ጊዜ አልጠቀምም ምክንያቱም ሽቶ ብዙ ጊዜ በኢትዮጵያ ሀገር ውስጥ ውድ ነው ለመግዛት ምክንያቱም ዋጋው ከጊዜ ወደ ጊዜ በጣም እየተወደደ ስለሆነ እውነት ለመናገር አሁን ላይ ሽቶ እየተጠቀምኩ አይደለም።

እሺ አስራ አንደኛ ጥያቂያችን ማታ ከስራ በኋላ ምን ታደርጋለህ ይላል? ማታ ከስራ በኋላ ብዙ ጊዜ ፊልም ነው የማየው። ወይም ደግሞ ሶሻል ሚዲያ ላይ ፌስቡክ ወይም ቲክቶክ ላይ ቪዲዮዎችን ለማየት እሞክራለሁ። እነሱን ቪዲዮዎች የኦንላይን ቪዲዮዎች በማየት ለመዝናናት እሞክራለሁ ይሄ ነው የማደርገው። ነገር

እሺ አስረኛው ጥያቄ አስራ ሶስተኛው ጥያቄያችን በገበያ መደራደር ትችላለህ? ይላል ብዙ ጊዜ እውነት ለመናገር በገበያ መደራደር አልችልም ምክንያቱም በገበያ መደራደር በጣም ከባድ ነው። ዋጋ ማስጨመር ዋጋ ማስቀነስ በጣም የሚከብደኝ ነገር ነው። ስለዛ አልችልም።

እሺ የአሁኑ ጥያቄያችን። ምን ይላል በእጅ መሸመን ታውቃለህ ወይ? በእጅ መሸመን አ አላውቅም። ምክንያቱም እኔ ያደኩት በከተማ ውስጥ ስለሆነ በከተማ ውስጥ ደሞ ብዙ ጊዜ በእጅ መሸመን አይታወቅም። በእጅ መሸመን ወደ ገጠር ላሉ ሰዎች። ብዙ ጊዜ የሚያገኙት እድል ነው እንጂ ከተማ ውስጥ ብዙ ጊዜ አይታይም

ቀጣዩ ጥያቄያችን "መዝገቦችን ታስቀምጣለህ ወይ?" ይላል። መልሴም አዎ አስቀምጣለሁ ነው። ምክንያቱም መዝገብ ማስቀመጥ እንዳስታውስ ነገሮችን በትክክል እንድረዳ ስለሚጠቅመኝ። አሁን ቴክኖሎጂው እየዘመነ በመምጣቱ ደግሞ ብዙ ጊዜ የምጠቀመው ቴሌግራሜን እና ሙባይሌ ላይ ያለውን መዝገብ ማስቀመጫ ነው።

እሺ ያሁኑ ጥያቄያችን ስትታመም ከስራ ትቆያለህ ወይ ይላል ብዙ ጊዜ ስታመም ከስራ እቀራለሁ። ምክንያቱም ለማገገም ጊዜ ስለምፈልግ ስራ መሄድ ብዙ ጊዜ አልመርጥም። እና ለሁለት ወይም ለሶስት ቀን በዛ ከተባለ ለአንድ ሳምንት አርፌ ከስራ ለመራቅ እሞክራለሁ። እስካገግም ድረስ ማለት ነው።

የአሁኑ ጥያቄያችን ምን ይላል ሌሎችን መርዳት ትወዳለህ ወይ? ይሄ በጣም ጥሩ ጥያቄ ነው እውነት ለመናገር ሌሎችን መርዳት በጣም ነው የሚያስደስተኝ። ምክንያቱም ሌሎችንም በመርዳት ለራስ የሚገኝ ደስታ አለ። ይህንን ደስታ ማግኘት ደግሞ ከምንም በላይ ነው። ስለዛ ሌሎችን መርዳት በጣም በጣም በጣም ነው የሚያስደስተኝ።

እሺ ቀጣዩ ጥያቄአችን የሸክላ እቃዎችን ትጠቀማለህ ወይ ይላል? እውነት ለመናገር አሁን ላይ ብዙ የሸክላ እቃዎች ገቢያ ላይም የሉም ስለዛ አልጠቀምም ነው። መልሴ ምክኒያቱም አሁን ላይ የሸክላ እቃዎች ተሰባሪ ናቸው። ጊዜውን የዋጁም አይደሉም ስለዛ ብዙ ጊዜ የሸክላ እቃዎችን ከመጠቀም እቆጠባለሁ። የብረት ድስቶችን የብረት ሳህኖ